ሳህኖችን ማጠብ አዎ በጣም እወዳለሁ። እውነት ለመናገር ሳህኖቼ በስነ ስርዓት እጥብ አድርጌ ነው የማስቀምጠው እና ምግብ ልክ እንደጨረስኩኝ ሳህኖቼ ካልታጠቡ በጣም ነው የሚደብረኝ። የበላሁ ሁላ አይመስለኝም። እዉነት ለመናገር እና ልክ ምግብም ማቅረት ማቅረብም ስፈለግ ምንድነው የማደርገው? በቃ የታጠበ ሳህን ካልሆነ በስተቀር ታጥቦ ያልዋለ ሳህን መብላት ሁላ አልወድም። እና አዎ ሳህ ኖቸን ማጠብ በጣም ነው የምወደው አጥቤ ነው የማስቀምጠው። በጣም

እውነት ለመናገር ገንዘብ ብዙ ቆጣቢ አይደለሁም ነገሩ ግን ገንዘብ በቀጥታው በጣም ቆንጆ ነገር እንደሆነ አምናለሁ። ምክንያቱም እያንዳንዷ ዛሬ የምንቆጥባት ነገር ለነገ ህይወታችን በጣም አስፈላጊ የሆነ ነገር ለማድረግ ትጠቅመናለች ነገር ግን መቆጠብ ማለት ደግሞ ዛሬ የተጎዳህ ለነገ መቆጠብ ማለት አይደለም። ምንድነው ማለት ነው? ለዛሬ ከሚያስፈልግህ በላይ ሳትጠቀም የማያስፈልግህ ነገር ደግሞ በቃ በስነ ስርዓት ቆጥበህ ለነገ ማዋል ማለት ነው። እና አዎ ቆጠባው አዎ እኔም በትንሽ በትንሽም ቢሆን እቆጥባለሁ

እውነት ለመናገር ልደት እኛ ሀገር ብዙም አይከበርም፤ የተለመደ ነገር አይደለም እኔም ብዙም ልደት የማከብር ሰው አይደለሁም ነገር ግን አንደኛ፣ ሁለተኛ፣ ሶስተኛ አመት ልደቴ በወላጆቼ በደንብ እንዳከበሩልኝ አውቃለሁ። ያው ወደፊት ግን ምንድነው ማድረግ የምፈልገው በቃ በልደቴ ቀን ሰዎችን ማገዝ፣ መርዳት በደንብ በመደገፍ በእንደዛ አይነት መንገድ ሁሌ ልደቴን ባከብረው ደስ ይለኛል እና ለወደፊቱም እንደዛ ነው የማደርገው።